የቀረ ምግብ አዎ እበላለሁ ምክንያቱም ምግብ ግፍ ነው በኢትዮጵያ ግፍ የሚባል ነገር አለ። ምግብ መባከን የለበትም። ምግብ ከሌለ እኛ መኖር አንችልም። እና በዚህም የተነሳ ለምግብ ትልቅ ክብር ስላለኝ ምግቦች ሲተርፉ እንዳይተርፉ እጠነቀቃለሁ። ከተረፈ ግን ትራፊ ነው ምበላው

ስማርት ፎን ቢኖረኝ ደስ ይለኛል ግን ስልኬ ስፓር ስማርት ፎን ስልክ አይደለም ቴክኖ ካሙን ሃያ ነው። ስማርት ፎን ስልክ ብጠቀም በጣም ደስተኛ ነኝ። ነገር ግን ውድ ስለሆነ አቅሜ ካለው ገቢ ጋር ስለማይመጣጠን። ስማርት ፎን አልጠቀምም ለጊዜው ማለት ነው

አዎ መተግበሪያዎችን አወርዳለሁ የምፈልገውን መተግበሪያ መጠቀም ካለብኝ ጎግል ፕሌይ ስቶርን ላይ ያሉትን ቼክ አድርጌ የምፈልገውን መተግበሪያ እጠቀማለሁ። ምክንያቱም እዛው ፕሌይ ስቶር ላይ ያሉት መተግበሪያዎች ሁሉ የሚያስፈልጉ ከሆነ አወርዳቸዋለሁ እጠቀማለሁ

የስራ አሰራሮችን እጠቀማለሁ። አሰራር ያው መተዳደሪያ ደንብ የሚባል አለ። በሱ የስራ አስራር እቅድ አቅጄ በፋይል አደራጅቴ በዛ። ቅደም ተከተል መሰረት በየስራ አሰራሮቼን በዛ መንገድ እቀጥላለሁ ማለት ነው

በጀት መጀመሪያ እቅድ ይመስለኛል አንድ ነገር ከማድረጋችን በፊት መጀመሪያ በጀት ያስፈልገናል በጀት በበጀት አስተዳድራለሁ። በጀት ብናቅድ ያው ተመሳሳይ ናቸው። በጀቴን ከበጀትኩ በኋላ ነው ከዛ በኋላ ወደ ዝርዝሩ የምገባው ማለት ነው። እቅድ አቅጄ ነው ከዛ ወደ ተግባር ምሄድ

ምናልባት በድንቅ ቋንቋ ታምናለህ ወይ ይመስለኛል? ጥያቄው በቋንቋ ይወለዳል ያድጋል ይሞታል። ቋንቋ ደግሞ የአንድ ማህበረሰብ መግባቢያ ነው በጣም ነው። የማምነው በቋንቋ ኢትዮጵያ ውስጥ እንደውም ከሰማንያ በላይ ቋንቋዎች አሉ። ሁሉንም ባቃቸው በጣም ደስተኛ ነኝ። ነገር ግን ያው የራሴን ቋንቋ ነው አፍ መፍቻ ቋንቋዬን ብቻ ነው የምችለው።

ያው ብዙ መተግበሪያዎች አሉ። እኔ በብዛት መልእክት ምልከው በቴሌግራም ነው። በፊት በፊት ዋትሳፕም ኢንስታግራምም ነበሩ። ነገር ግን እኔ በቴሌግራም ነው በአብዛኛው መልእክት የምጽፈው። ቀለል ያለ ከሆነ ደግሞ በሜሴጅም እጠቀማለሁ አልፎ አልፎ ማለት ነው። ስለዚህ በብዛት ቴሌግራምን እጠቀማለሁ

ብዙ የመንገድ ስሞች አሉ በየመንገዱ የራሳቸው ስያሜ ስም አላቸው። ለምሳሌ እኔ አካባቢ ጋር ደግነት ኮንዶምኒየም አለ። ቀጥሎ ደግሞ የተባበሩት ቀጥሎ ረቢ እያለ ካራኩሬ እያለ ይቀጥላል ማለት ነው። ብዙ የመንገድ ስሞች አሉ እስከ ቦታዬ እስከ እስከምደርስ ስራዬ ቦታ እስከምደርስ ድረስ የተለያዩ የመንገድ ስሞችን እና ስያሜዎችን። አውቃለሁ

ምን አይነት መሳሪያዎች ትጠቀማለህ? ለሚለው ብዙ አይነት መሳሪያዎች አሉ ለምሳሌ የትምህርት መሳሪያዎች አሉ። የስራ መሳሪያዎች አሉ። የተለያዩ ቁሳቁሶችና መሳሪያዎች አሉ። ዋና ዋናዎች አሁን እኔ ለምሳሌ አሁን ትምህርት ላይ በሄድ ስኪርብቶ ደብተር መጽሐፍ ወረቀት እነዚህ እነዚህ ሁሉ መሳሪያ

በመስመር ላይ ገዢ ነህ? የሚለው አዎ በመስመር ላይ ገዢ ነኝ። በመስመር ላይ ለመጓዝም እሞክራለሁ። በታቀደው በእቅዴ መሰረት መሄድን እፈልጋለሁ። በመስመር ላይ ለመጓዝ ለመራመድም ትልቅ ጽናት አለኝ። ስለዚህ በመስመር ላይ ገዢ ነኝ።

ማደንዘዝ ትወዳለህ ወይ? ሰውን ከሆነ አልወድም የሰው ልጅ ንቅት ብሎ ስራውን እንዲሰራና ደስተኛ ሆኖ እንዲኖር ስለምፈልግ ሰዎችን አላደነዝዝም። ምናልባት ጥያቄው ግልጽ አልሆነልኝም። ግን ሰውን ከሆነ ማደንዘዝ አልወድም። በጣም ነው ምጠላው ሰው ደስተኛ ሆኖ ሲኖር ነው እኔ ደስ እሚለኝ ማለት ነው

የክላውንድ ማከመቻ ትጠቀማለህ ወይ? የክላውንድ ማከማቻ ክላውንድ እኔ አለቅም ግልጽ አይደለልኝም አይደለም ተደጋጋሚ ጥያቄው ስለመጣ ግን ያው አላውቅም በሚለው ምላሽ ልስጥ ብዬ ነው። ይሄ ጥያቄ ሁለት ጊዜ ሶስት ጊዜ ስለመጣ አላውቅም የሚለው ምላሽ መስጠት ስላለብኝ ነው

ማቅረቢያ ማድረግ ትችላለህ የምን ማቅረቢያ እንደሆነ ይሄም ግልጽ አይደለም ግን ማቅረቢያ ማድረግ ትችላለህ ትችላለህ ወይ እችላለሁ? እዚህ ምድር ላይ ሞክረን። ምናልባት ሁለት ጊዜ ሶስት ጊዜ አንድ ጊዜ ልናበላሽ እንችላለን። ከዛ ውጪ ግን የማንችለው ነገር የለም ራሳችንን ካላደከምን በስተቀር ማለት ነው

ይሄም ጥያቄው ትንሽ ግልጽ አይደለም ብዙ ትንሽ ሳለህ ብዙንና ትንሽ ብዙ ማለት ብዙ የትንሽ ተቃራኒ ነው። ትንሽ ደግሞ የብዙ ተቃራኒ ነው። እነዚህ ሁለቱ ቃላቶች ተከታትለው ሊመጡ አይችሉም። ሳለህ ማለት እያለህ ለማለት ነው መሰለኝ። ይሄ ጥያቄ ግልጽ አይደለም

እንደገና ጥቅም ላይ ማዋል ታደርጋለህ ወይ ይሄም የሀሳብ ፍሰቱ የአረፍተ ነገር አወቃቀሩ ትክክል አይደለም። ምክንያቱም መጀመሪ እንደገና ጥቅም ላይ ማዋል ትችላለህ ወይ ቢሆን ይመረጣል። ግን ምን የሆነ ባለቤት እንደገና ከሚለው በፊት ባለቤት ያስፈልገዋል የአረፍተ ነገር ግልጽ አይደለም

ማሸለፍ ትችላለህ ወይ ማሸለፍ? የሚለው ትንሽ ለኔ እንግዲህ አማርኛ ውስጥ ማሸለፍ የሚል ቃል ይኑር አይኑር እርግጠኛ አይደለሁም። ማሸለፍ ትችላለህ ወይ ምን እንደሆነ አንደርስታንድ አላረኩትም ወይም ግልጽ አይደለም። ትችላለህ መቻል ነው የማላውቀውን ነገር እችላለሁ ልል አልችልም

ድንጋይ ስብስብ ታደርጋለህ ወይ ሳይሆን የድንጋይ ስብስብ ታደርጋለህ ወይ ድንጋይ ትሰበስባለህ ወይ አይነት ነገር ይመስለኛል ይሄም ጥያቄ? ትክክለኛ ስለ ድንጋይ ከሆነ መጠየቅ ያለበት ድንጋይ ትሰበስባለህ ወይ? የሚያስፈልገኝን ድንጋይ እሰበስባለሁ ለምሳሌ ጥቅም ላይ የማውላቸው ነው በድንጋይ የምሰራበት ነገር ካለ እሰበስባለሁ። ከዛ ውጪ ግን አልጠቀምም

በዶቄ መፍጨት ታውቃለህ ወይ? ይሄም አረፍተ ነገር ዶቄ የሚለው ቃል መፍጨት መፍጨት ነው። ባህላዊ ወፍጮ አለ በድንጋይ ማለት ነው። የድንጋይ ወፍጮ አለ ምናልባት የድንጋይ ወፍጮ ከሆነ። ፈጭቼ አላውቅም ምክንያቱም ጥንት እናቶቻችን ዘበን ነበረ በእጃቸው የሚፈጩት ማለት ነው። እኔ ፈጭቼ አላውቅም

በስራ ስንት ጥሪ ታደርጋለህ? ይህም ያረፍተ ነገር አወቃቀሩ የሀሳብ ፍሰቱ ትክክለኛ ቅደም ተከተሉን አልጠበቀም። ግን እንደ ስራው ብዛትና ማነስ። ልወስን እችላለህ ይሄን ያክል ለማለት ትንሽ አስቸጋሪ ነው። እንደ ስራው ጫናና እንደ ስራው ቅለት እወስናለሁ

የቪዲዮ ጥሪ እሞክራለሁ። ቪዲዮ ላይ በብዛት። በእኔ አስተዳደግ በእኔ ጫና ቪዲዮ ላይ በብዛት እየታየሁ አላደኩም። እና ያው ፍርሃት ትንሽ አለብኝ። ያንን ፍርሃት ግን ለማስወገድ ከራሴ ጋር ግብግብ ይዣለሁ እየታገልኩ ነው። እየሞከርኩ ነው ያለሁት

ከልጅነትህ ጀምሮ የምትዘክረው ነገር አለ ወይ? ዝክር ማለት እንግዲህ ከሃይማኖት ጋር የተገናኘ ነገር ነው። ወር በገባ ለምሳሌ ለማርያም ለሚካኤል። በአራ ሁለት ለማርያም በሃያ አንድ። ለገብርኤል በአስራ ዘጠኝ እያልን ዝክር። ጸበል ጸዲቅ የምናደርገው አለ እሱ ከሆነ። እኔ ዘክሬ አላውቅም ቤተሰቦቼ ግን ይዘክራሉ

መጠበቅ ታግድ ነው ይ አረፍተ ነገር አሁንም ትክክል አይደለም። ይሄ ቃላት አቀማመጡ የ እንትን ለመረዳት አስቸጋሪ ነው። ቅደም ተከተሉን አልጠበቀም። ትርጉም አይሰጥም አጠቃላይ የተጻፈው ሶስቱ ቃላቶች አንድ ላይ አገጣጥመን ስናነባቸው በአማርኛ ትርጉም አይሰጡም

ጫጫታ ጩኸት ነው እንግዲህ ጫጫታ ማለት ብዙ ሰው የተሰበሰበበት ታገኝበት ትችላለህ። አሁንም እዚህ ጋር ስህተት አለ ብዬ ነው የማስበው። ታገኚም ጫጫታ ትጠላለህ ወይ ትወዳለህ ወይ የሚል ጥያቄ ነው ወይ? ነው እንጂ ይሄ አረፍተ ነገር ትክክል አይደለም

መተግበሪያ የምወደው መተግበሪያ ሁሉንም መተግበሪያ እወዳለሁ። ምክንያቱም በሚጠቅሙ ሰዓት ይጠቅማሉ ይሄን ነው ይሄን ነው ለማለት። ለኔ ትንሽ አስቸጋሪ ነው። ሁሉም ስለሚጠቅሙ መጠቀም ባለብኝ ሰዓት ፈልጌ እያንዳንዱን በአስፈላጊ ሰዓት እጠቀማለሁ

ሁለት እና ከዛ በላይ በሆኑ ሰዎች ውይይት ተፈጥሮ ወይም ደግሞ ሀሳብ ተነስቶ ያንን ሀሳብ አንድ አይነት ሀሳብ ወደ አንድ ሀሳብ ሲመጣ ስምምነት ይባላል። ሁለቱ እሺ ተባብለው አንድ ሀሳብ ላይ ሲቆሙ ወይም ደግሞ ሲስማሙ። ውይይቱን ሲቋጩት ሲያጠቃልሉት ወደ አንድ ሀሳብ ሲመጡ ስምምነት ይባላል

ቁጮ ማለት የጉራጌ ባህላዊ ምግብ ሲሆን ከእንሰት ወይም ደግሞ ከኮባ ስር ተፈቅፍቆ ከዛ ተፈጭቶ ደቆ ደርቆ ከዛ በኋላ እንደ ባህላቸው አስተካክለውት ወይም ሰርተውት ለምግብነት በገንፎ መልክና በቂጣ መልክ የሚሰራ የጉራጌ ጉራጌ ኢትዮጵያ ውስጥ የሚገኝ ጉራጌ ባህላዊ ምግብ ነው

ሴት ማለት ያው ጾታ ነው። የጾታ መገለጫ ነው። ሴት ልጅ ትወልዳለች። ሴት ልጅ ብዙ ሀላፊነት አለባት ሴት ልጅም ከተንከባከብናት ተንከባክበን ከያዝናት ብዙ ነገር ለእኛ ትሰጠናለች። ሴት በሀገር ትመሰላለች። እናት ናት። ሀገር ናት ሁሉ ነገር ናት ሴት

ኢንተርኔት ማለት የተለያዩ መረጃዎችን ከስልካችን ላይ በሳንቲም ሞልተን የፈለግነውን መረጃ በቀላሉ የምናገኝበት ጥበብ ነው። ኢንተርኔት በጣም ለሰው ልጅ ስራዎችን ያቀለለና ስራ በቀላሉ እንዲሰራ ያደረገ ትልቅ መሳሪያ ነው

ስምንት የቁጥር አይነት ናት። ስምንት ቁጥር ማለት የኢትዮጵያ ሮማን ነበር ነው የሚባለው እንደውም የኢትዮጵያ ቁጥር ግእዝ ነው ትክክለኛ ቁጥር። ግእዝ ነው ይሄ ደግሞ ሮማን ነበር ይባላል። ያው የቁጥር አይነት ነው። ቁጥርን ቆጥረን አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት

ላክ ማለት መልእክት ይመስለኛል መልእክት ላክ ይባላል ላክ ይሄ ትእዛዛዊ ቃል ናት ትእዛዝ ምናስተላልፍበት መንገድ ነው። ስለዚህ የሆነ መልእክት ጽሁፍም ሊሆን ይችላል። ንግግርም ሊሆን ይችላል። መልእክትን ወደ ከአንድ ሰው ወደ ሌላ ሰው የምናስተላልፍበት ላክ ብለን ትእዛዝ የምናስተላልፍበት ማለት ነው

እጅ ማለት ከአምስቱ የስሜት ህዋሳት አንዱ ሲሆን ግራ እጅና ቀኝ እጅ የሚባል አለ ግራ እጃችን ላይ የአምስት ጣቶች አሉ። ቀኝ እጃችን ላይ አምስት ጣቶች አሉ። እጆቻችን ብዙ ስራዎችን ይሰራሉ ለመዳሰስ ለመንካት የተለያዩ ነገሮችን ለመብላት ስራዎችን ለመስራት ያገለግላል ማለት ነው

ነገ ማለት ከዛሬ ቀጥሎ ያለ ነገር ነው። ነገን አናቀውም እኛ እንኑርበትም አንኑርበትም። ነገን አናቀውም ም ነገ ማለት ከዛሬ ቀጥሎ ያለ ቀን ነው። ለነገ እኛ ብዙ ነገር እየተጨነቅን የተሰጠንን ዛሬ እናባክናለን።

አጎት ማለት የእናት ወንድም ወይም ደሞ የአባት ወንድም ነው። አጎት ያው እንደ ወንድምም ያገለግላል እናታችን የእናታችን ወንድም ወይም ደሞ የአባታችን ወንድም። ለእኛ አጎታችን ነው። አጎት ታናሽም ሊሆን ይችላል ታላቅም ሊሆን ይችላል። እንደ እድሜው አጎት ነው የእናት ወይም የአባት ወንድም

ቡድን ማለት ከአንድ በላይ የሆነ ቁጥር ነው። በሰውም ሊቧደኑ ይችላሉ ለምሳሌ አምስት ሰው እዚህ ጋር ሲሆን ቡድን ይባላል። ቀጣይ ደግሞ ሌላ አምስት ሰው እዚህ ጋር ሲሆን ቡድን ይባላል። የሆነ ጨዋታ ሊጫወቱ ወይ ደግሞ የሆነ ነገር ለመሸናነፍ የሚቧደኑበት ነገር ቡድን ይባላል

ፈጣን ማለት ስራዎችን ቶሎ የሚጨርስ ነገሮችን የተሰጠውን ነገር ቶሎ አቀላጥፎ ቶሎ አጠናቆ የሚያሳይ ሰው ማለት ነው። ፈጣን ፈጣን ማለት ስራ ቶሎ የሚጨርስ ከዚህ ውጪ የፈጣን ትርጉም ብዙም አይታየኝም

ማታ ማለት ያው ምሽት ነው። ፀሀይ ጠልቃ ቀን ቀን አልቆ ማታ ሲመሽ ማታ ይባላል። ማታ ማታ ያው ሰዎች ወደ ቤታቸው ይገባሉ። እንስሳቶች ወደ ውጭ ይወጣሉ ማለት የዱር እንስሳቶች ማለት ነው። የቤት አንሳቶችና የሰው ልጅ ወደ ቤት ይገባል ማለት ነው

ሰላም ማለት የአንድ አካባቢ ጸጥታ ማለት ነው። ጸጥ ያለ ቦታ ዝምታን ብቻ ሳይሆን ይሄ ወካታ የሌለበት ጫጫታ የሌለበት የሚረብሽ ቦታ አእምሮን የሚያረካካ ቦታ ሰላም ይባላል። ግጭት የሌለበት እና ምንም አይነት ኮሽታ የሌለበት ቦታ። ሰላም ይባላል

ኮምፒውተር ማለት ስራዎችን በቀላሉ የሚያቀላጥፍልን አእምሮ ማለት ነው። እንደውም ከአእምሮ በላይ የሰጠነውን ነገር አቀላጥፎ ሰአታችንን ጉልበታችንን። ድካማችንን እና እንቅስቃሴያችንን የሚቀንስልን ቀልጣፋ እና ቀልጠፋ መሳሪያ ነው

ስብስብ ማለት ክምችት ማለት ነው አንድ ቦታ ላይ መቀመጥ ወይም ደግሞ መከማቸት ማለት ነው። ስብስብ በብዙ ነገር ሊተረጎም ይችላል። ለምሳሌ ሰው ተሰብስቦ አንድ ቦታ ላይ ሲቀመጥ ስብስብ ይባላል። ሌላ ደግሞ እቃዎችም ሲሰበሰቡ እንስሳቶችም ሲሰበሰቡ ስብስብ ይባላል። የአንድ ቦታ ላይ ከምችት ማለት ነው መቀመጥ ማለት ነው። ብዙ ሆኖ

አጭበርብር አጭበርባሪ ለማለት ይመስለኛል አጭበርባሪ ማለት አታላይ ሌባ በውሸት ነገሮችን አሳምኖ የሚወስድ ማለት ነው። ከሌባ ጋርም ከክህደት ጋርም ከውሸት ጋርም ይመሳሰላል። አጭበርባሪ ማለት በቃ ምንም ታማኝነት የሌለው ሰው ማለት ነው።

በረዶ ማለት ከቅዝቃዜ የሚፈጠር የውሃ ክምችት ማለት ነው። በረዶ ከሰማይ ሊወርድ ይችላል። በረዶ ከፍሪጅ ልናገኝ እንችላለን። በጣም ቀዝቃዛማ ቦታ ላይ። በጣም ሞቃት ሞቃታማ የሌለበት ቦታ ላይ የሚፈጠር ቅዝቃዜ። የጤዛ ወይም ደግሞ የቅዝቃዜ ስብስብ ማለት ነው። በረዶ ማለት

ስልጠና ማለት አዳዲስ ነገሮችን ወደ አእምሮአችን ማስገባት ወይም ደግሞ እውቀቶችን ወደ ውስጣችን የምናስገባበት ወይም ደግሞ የምንረዳበት በእውቀታችን ላይ ተጨማሪ እውቀት የምንጨምርበት ነገር ነው ስልጠና ማለት ማለት ነው። ስልጠና ከሰዎች ከተሻሉ ሰዎች እናገኛለን

ቅዳሜ ማለት በየሳምንቱ የስድስተኛ ቀን ሲሆን ቅዳሜ የእረፍት ቀን ነው ቅዳሜ ቅዳሜ ተማሪዎች ትምህርት ቤት አይሄዱም። ያው ጥናት እና ተጨማሪ ትምህርት ለመስጠት ካልሆነ በስተቀር የእረፍት ቀን ነው። ድጋሚ ደግሞ ቅዳሜ ማለት የመንግስት መስሪያ ቤትም ብዙ መስሪያ ቤቶች ቅዳሜ ቅዳሜ አይሰሩም የእረፍት ቀን እና የሳምንቱ ስድስተኛ ቀን ነው። ቅዳሜ

አዎ ማለት ትክክል ነው ማለት ነው አዎ አይ ማለት አይደለም ኖ ማለት ነው። አዎ ሲባል ደግሞ የስ እንደማለት ነው ትክክል ነው። አድርገው ወይም ደግሞ አከናውኖ ስራው ጨርሰው ትክክል ነው። ስንል በአጭሩ አዎ እንላለን ማለት ነው። ወይ ደግሞ አንድ ሰው ሀሳብ ስጥቶን ትክክል ከሆነ አዎ እንላለን እውነት ነው ትክክል ነው ማለት ነው

እንደምን ነህ? ማለት የሰላምታ ልውውጥ ነው። እንደምን ነህ? ስንል ምናልባትም ከረጅም ጊዜ ቆይታ በኋላ ስንገናኝ ሊሆን ይችላል እንደምን ነህ? ደህና ነህ? እንዴት ከረምክ? እንዴት ነህ? ብለን ሰውየውን ጠበቅ አድርገን ስንጠይቅ ተነፋፍቀን ስንገናኝ የምናደርገው የሰላምታ ልውውጥ ነው እንደምነህ ማለት

ግብር ማለት ነጋዴዎች ለሀገራቸው የሚገብሩት ግብር ነው። አንድ ሀገር የምትቆመው ነጋዴ በሚከፍለው በሚገብረው ግብር ነው። ግብር ማለት ከሰራነው ገንዘብ ላይ ለመንግስት የምንሰጠው። የሀገራችን ግዴታ ነው። ግብር መገበር ማለት ነው

ምርታማነት ማለት ጥሩ ነገር ማለት ነው። ምርት ማለት ለምሳሌ ከአንድ ገበሬ የሆነ ሰብል ዘርቶ ከዛ ያንን አርሞ ኮትኩቶ ሁሉን ነገር ተንከባክቦ መጨረሻ ላይ የሚያገኘው ፍሬ ቆንጆ ከሆነ ምርታ ምርታማነት ምርቱ በጣም ቆንጆ ነው። ውጤት አለው ብሎ ያስባል ማለት ነው።

ግራ ማለት ከአራቱ አቅጣጫዎች አንዱ ነው ወደ ግራ ወደ ቀኝ ወደ ላይ ወደ ታች የሚባል ነገር አለ። ስለዚህ ግራ ማለት አቅጣጫ ነው። በሌላ በሌላ አንግል ደግሞ ስናየው ግራ ማለት እጅ ነው። ግራ እጅ እንላለን ቀኝ እጅ እንላለን። ስለዚህ እጅም ነው ግራ ማለት ነው

ፕሮግራም ማለት የአንድ ዝግጅት ማለት ነው የሆነ ፕሮግራም አዘጋጀ የሆነ እንግዳም ሲመጣብን ሊሆን ይችላል የምናዘጋጀው ለሆነ ለስብሰባም ሊሆን ይችላል የሆነ ዝግጅት ማለት ነው በሌላ አንግል ደግሞ በሌላ አቅጣጫ ስናየው ፕሮግራም ማለት። እኔ ቀጠሮ ሲዝ ለምሳሌ ቀጠሮ ካለኝ ፕሮግራም ልል እችላለሁ ማለት ነው። ፕሮግራም አለኝ ልል እችላለሁ ማለት ነው። ዝግጅት ማለት ነው

ይቅርታ ማለት የጥፋተኝነት ስሜት ተሰምቶን ያንን ሰው ይቅር እንዲለን። ውስጡ አእምሮ ውስጥ ቂም እንዳይዝብን ንጹህ ጭንቅላት ንጹህ እይታ እንዲኖረው። ይቅርታ ይቅር እንዲለን የምንጠይቅበት አይነት ነው። ይቅርታ በጣም ለሰው ልጅ አስፈላጊ ነው

ለምን ማለት ብቻውን ለምን የሆነ ነገር እንትን ተቃራኒ ነገር ወይም ደግሞ በዛ ሀሳብ ሳንስማማ ስንቀር። ለምን እንደዚህ አረክ ለምን እንደዚህ ሆነህ ብለን ጥያቄ የምናነሳበት ጥያቄ ለመጠየቅ የምንጠቀምበት የቃል አይነት ነው ለምን ማለት ማለት ነው። ከዛ ውጪ ያው ከቃላት ጋር ነው ትርጉም የሚሰጠው ከአረፍተ ነገር ጋር ነው ትርጉም የሚሰጠው

እንዴት ማለት የሆነ ነገር ያልጠበቅነው ነገር ስናገኝ እንዴት እንዴት እንደዚህ ሊሆን ቻለ እንዴት ሆነ? እንዴት እንዴት ተሰራ? ወይም ደግሞ አዲስ ነገር ስናውቅ ያንን ነገር ለማወቅ ስንፈልግ። እንዴት ነው ይሄንን ልሰራ የምችለው ብለን ጥያቄ የምናነሳበት የቃላት አይነት ነው። መጠየቅ ያልገባንን ነገር መጠየቅ ስንፈልግ እንዴት ብለን ልናነሳ ልንጠይቅ እንችላለን

ጀልባ ማለት የውሃ ትራንስፖርት ማለት ነው። ውሃ ላይ ወይም ደግሞ በባህር ላይ የባህር ትራንስፖርት ማለት ነው። በባህር ላይ ትራንስፖርት ተጠቅመን ከአንድ ቦታ ወደ አንድ ቦታ የምንንቀሳቀስበት ማለት ነው። ጀልባ ማለት ልክ እንደ መኪና በባህር ላይ ምንም ሳይሰምጥ የሚሄድ መሳሪያ ነው።

ዋጋው ስንት ነው? ስንል አንድ ነገር ለመግዛት ስናስብ መጀመሪያ ዋጋውን ነው የምንጠይቀው ኪሳችን ያለውን ብር። ይበቃዋል አይበቃውም ብለን ለማረጋገጥ ቼክ ለማድረግ። መጀመሪያ ዋጋውን እንጠይቃለን። ዋጋው ስንት ነው? ብለን ስንጠይቅ ሻጩ ደግሞ ይሄን ያክል ይለናል። ከዛ በኋላ አቅማችን ከፈቀደ ያን ነገር ገዝተን እንሄዳለን

ደንበኛ ማለት አንድ እቃ ስንሸጥለት ተከታታይ እየመጣ የሚገዛን የራሳችን ገቢ የሚያስገኝልን በአንድ በኩል ስናየው ደግሞ ደንበኛ ማለት የገቢ ምንጫችን ማለት ነው። ደንበኛ ከሌለን በተለይ ንግድ አለም ላይ ያለን ሰዎች ደንበኛ ከሌለን ስራ እየሰራን አይደለም ማለት ነው

ፋይል ማለት መረጃ ማለት ነው። አንድ በጽሁፍ የተቀመጠ ዶክመንትም ሊሆን ይችላል የተለያዩ ነገሮችም ደብዳቤም ሊሆን ይችላል። ጽሁፍ የያዛቸው ነገሮች የተጻፉ ነገሮችን በአንድ ቦታ ላይ ጠርዘን የምናስቀምጠው ነገር ፋይል ይባላል። ፋይል በጣም አስፈላጊ ነው ለስራ ማለት ነው

አምስት ማለት ቁጥር ነው። ቁጥር ነው። ያው አንድ ሁለት ሶስት አራት አምስት ብለን የምንቆጥርበት የቁጥር አይነት ሲሆን። አምስት። አምስት ማለት ቁጥር ነው። እንደውም ልጆች ሲጽፏት አምስት ትንሽ ታስቸግራችዋለች ይሄ ቦርጭ ነገር ስላላት። ህፃናት ሲጽፏት ትንሽ ታስቸግራለች በአምስት ማለት ቁጥር ነው

እግር ማለት ለሰው ልጅ ለመንቀሳቀሻ ወይም ለመሄጃነት የሚያገለግል አንዱ የሰውነታችን ክፍል ነው። ለሰው ልጅ ብቻ አይደለም እግር የሚያስፈልገው አጠቃላይ ለእንስሳት ሁሉም ህይወት ያለው ነገር ሁሉ። ያው እግር ያስፈልገዋል። እግር አልባም መንሳቶች አሉ ነገር ግን ነገር ማለት መንቀሳቀሻ ነው ከአንድ ቦታ ወደ አንድ ቦታ የምንቀሳቀስበት መሳሪያ

አፍንጫ ማለት ከአምስቱ የስሜት ህዋሳቶች ውስጥ አንዱ ነው። አፍንጫ በጣም ብዙ ጥቅም አለው ለማሽተት ያገለግላል። አንድ ጠረንን ወይም ደሞ ጣዕምን የሽታ ጣዕምን ለመለየት የምንጠቀምበት በአፍንጫ ነው። አፍንጫ ያው ሁለት ቀዳዳዎች አሉት። ከፊታችን ላይ ያለ መሳሪያ ነው። የሰው ልጅ አንድ አፍንጫ አለው

ዘጠኝ ማለት የቁጥር አይነት ናት ዘጠኝ ዜሮን ጽፈን እግር እንሰራላታለን። ህፃናት እንደውም ፊታችሁ ፊቷን ያዞሯታል የ አድርገው የሚጽፉ ህፃናት አሉ ያው ህፃን ኬጂ አስተማሪ ነበርኩ የሆነ እስኪንደርጋርተን ላይ ሰርቻለሁ። እና እያንዳንዱ ቁጥሮች እንዴት እንደሆኑ በደንብ እለያቸዋለሁ። እና ዘጠኝ ቁጥር ማለት የቁጥር አይነት ናት

ልብ አንዱ የሰውነታችን ክፍል ነው ልብ በውስጠኛው አካል ከፈጣሪ የተሰጠን ጸጋ በረከት ነው። ልብ አለን። ከዛ ደግሞ ተጨማሪ በአማርኛ ትርጉም ሌላም ትርጉም አለው። ልብ ማለት ልብ በል ልብ አልከው አስታወስከው እንደማለት ነው። በሌላ ማለት ነው

ውል መዋል ውል ማለት መዋዋል ማለት ነው መዋዋል ማለት። አንድ ነገር ክህደት እንዳይፈጸም ወይም ደግሞ መካካድ እንዳይኖር በወረቀት ላይ የምናሰፍረው። የምንናገር ምንነጋገራቸውን ነገሮች በወረቀት ላይ አስፍረን ተፈራርመን የምናስቀምጥበት ፋይል ወይም ደግሞ ዶክመንት ማለት ነው

ንፋስ ማለት ተንቀሳቃሽ አየር ማለት ነው። ንፋስ ለሰው ልጅም ያስፈልጋል በመጠኑ ማለት ነው። ንፋስ ለብዙ ነገር ይጠቅማል እጽዋቶች ንፋስ ይፈልጋሉ። እንደገና ንፋስ ገበሬ ግርዱን ከእህል የሚለይበት በንፋስ ነው። ንፋስ ተንቀሳቃሽ አየር ማለት ነው አጠቃላይ

ሰራተኛ ማለት ረዳት ማለት ነው። ሰራተኛ ማለት የአንድ ተቋም ወይም ደግሞ ቢሮ አገልጋይም ማለት ነው። ረዳት አገልጋይ የሚለው ትርጉም ሰራተኛ የሚለውን ይተረጉመዋል ማለት ነው። ሰራተኛ ያው ስራ ጫና እንዳይኖርብን እኛን የሚያግዘን የሚረዳን ሰው ማለት ነው።

እዚያ ማለት አቅጣጫ ነው። አቅጣጫ ጥቋሚ ነው። እዚያ ስንል ጣታችንን እንደዚህ አውጥተን እዛ ጋር ለማለት ነው። ቦታን አቅጣጫን የምን እንትን ሚጠቁመን ወይም ደግሞ የሚያሳየን ቃል ነው ብቻውን ያው እዛ ስንል ቦታን ነው ቦታን ብቻ ነው የሚያሳየን ማለት ነው።

ብርቱካን ማለት የፍራፍሬ አይነት ነው። ብርቱካንን በተፈጥሮ የምናገኘው የፍራፍሬ አይነት ነው ብርቱካን ጣፋጭ ሆኖ የፍራፍሬ አይነት ነው ከለሩ መጀመሪያ አረንጓዴ ይሆናል ከእጽዋት ላይ ነው የምናገኘው ከዛ በኋላ ሲበስል ቀይ ቀይ ቢጫ ያው የራሱ የሆነ ብርቱካናማ ከለር አለው

ማንበብ ማለት ያው መጽሐፍ ማንበብ ነው መጽሐፍ ብቻ የተጻፈ ነገር የምናነበው የተጻፈ ነገሮችን ስናነብ ማንበብ ይባላል። ማንበብ ማለት ያው ድርጊት ድርጊታዊ ግስ ነው። ስራ መስራት ማለት ነው ማከናወን እንደማለት ነው። የተጻፈ ነገርን ሁሉ ይነበባል ያው ስራ ማለት ነው

መታጠቢያ ማለት ንጽህና መጠበቂያ ማለት ነው። መታጠቢያ ማለት ሰውነታችንን ማጽጃ ሊሆን ይችላል። የተለያዩ አልባሳቶቻችንን የምናጥብበት ቦታ ሊሆን ይችላል። መታጠቢያ ማለት ያው ንጽህናችንን የምንጠብቅበት ቦታ የሚለው በደንብ ይገልጸዋል

ቤት ማለት የምንኖርበት ነው ያው መሰረታዊ ከሆኑ ነገሮች ውስጥ አንዱ መጠለያ ወይም ደግሞ ቤት ነው። ቤት የሚለው ትክክለኛ ተመሳሳይ ቃሉ መጠለያ ማለት ነው መኖሪያ መጠለያ ነው። መጠለያ ማለት ከፀሀይ ከአቧራ ከዝናብ የምንከላከልበት ማለት ነው ከብርድ

እንኳን ደስ አለህ ማለት የሆነ ደስታ ተፈጥሮ አንድ ሰው ላይ ደስታ ተፈጥሮ ደስታውን አብሮ ለመካፈል የምንጠቀምበት ሀሳብ ነው። ወይም ደግሞ መገለጫ ነው። እንኳን ደስ ያለ ሲል እንኳን አብሮ ደስ አለን ብሎ ይመልሳል ያኛው ሰው ማለት ነው ስለዚህ ደስታ ሲፈጠር በብዛት ደስታን የመግለጫ ነገር ነው።

ቀኝ ማለት የግራ ተቃራኒ ነው። ግራ ቅድም ያው የቀኝ ተቃራኒ ነበረ አሁን ደግሞ ቀኝ የግራ ተቃራኒ ነው አቅጣጫ ነው። በነገራችን ላይ ወደ ግራ ወደ ቀኝ ስንል አቅጣጫ የምንጠቀምበት መሳሪያ ነው። ሁለተኛው ደግሞ ቀኝ ማለት እጅ እጅ ነው። የእጅ አይነት ነው። ቀኝ እጅ አለ ግራ እጅ አለ። እጅ የሚለውንም ይወክላል

ስሜ ነው ማለት መጠሪያዬ ነው ማለት ነው የኔ የግሌ መጠሪያዬ ነው። ያው ያው ስሜ ሲጠራ ወይም ደግሞ ይሄ ነገር ይሄን ስሰማ ዞር እላለሁ ወይ ደግሞ አቤት እላለሁ ነው። ስሜ ነው የኔ ነው። የመጠሪያ ማለት ነው ስም ማለት። የአንድ ሰው መጠሪያ መገለጫ ማለት ነው

ትምህርት ማለት እውቀት ማለት ነው። ያው የሰው ልጅ እውቀት ያስፈልገዋል። እውቀት ሲኖረን የተለያዩ የፈጠራ ችሎታችን የተለያዩ ሀገር ያው የምትመራው ሀገርም የቆመችው ራሱ በተማረ ሰው ነው። ስለዚህ ያው ትምህርት ማለት እውቀት ነው። እውቀት ደግሞ ለሰው ልጅ እጅግ በጣም ከሚያስፈልጉ ነገሮች ውስጥ አንዱ ነው።

ደህና ሁን ማለት መሰነባበት ማለት ነው የሆነ አብሮ ከርሞ ወይ ደግሞ አብረው ቁጭ ብለው እያወሩ ልክ ሊሄድ ሲል ምንድነው የሚለው ደህና ሁን፣ ደህና ሰንብት ብሎ ይለያያል ማለት ነው። የመለያያ ወይም ደግሞ የመሰነባበቻ ቃል ወይም ደግሞ ሀሳብ ነው ማለት ነው።

ደረሰኝ ማለት አንድ እቃ ገብይተን ገበያ ግብይት ፈጽመን ከዛ በኋላ ያንን እቃ የገዛንበት ማስረጃ ማለት ነው። ደረሰኝ ለመንግስትም ይጠቅማል ለሻጩም ለገዢውም ዋስትና አለው ስለዚህ ደረሰኝ የግድ አስፈላጊ ነው አንድ እቃ ስንገዛ ማለት ነው።

ምን ማለት ምን ጥያቄ ነው የሆነ ነገር ምን ብለን ከፊቱ የሚሞላ ቃል አለው ብቻውን አሁን ምን የሚለው ራሱን ችሎ አይቆምም። ያው ከሌላ ምን ከሚለው ቀጥሎ ምን ትፈልጋለህ የሚል ነገር ይፈልጋል የሆነ መጠየቅ ነገር ነው ጥያቄዊ ነገር ነው። ምን ማለት ጥያቄን የምንገልጽበት ነው ግን ከፊት ለፊቱ ምን ያስፈልጋል። ሌላ ቃል ያስፈልጋል

አዲስ ማለት ገና ከፋፍሪካ ወይም ደግሞ ገና ካለበት ቦታ ላይ የወጣ አዲስ የታየ ታይቶ የማይታወቅ ማለት ነው። ማንም ሰው እጅ ላይ የሌለ ማንም ሰው ያላየው ገና አሁን የታየ ነገር አዲስ ይባላል። አዲስ ያው በተለያየ ነገር በልብስ ይገለጣል በእጽዋት ይገለጻል በተለያዩ ነገሮች ሊገለጽ

ቲማቲም ማለት ከጓሮ አትክልቶች ውስጥ አንዱ ነው። ቲማቲም በጣም ለምግብ ማጠፈጫነት በጣም እንጠቀምበታለን። ለሰላጣነትም እንጠቀምበታለን። ከጓሮአችን ቆርጠን በቀላሉ የምናገኘው የአትክልት አይነት ነው። ጠቃሚነቱም የዛኑ ያክል ነው ለሰው ልጅ በጣም ነው የሚጠቅመው ቲማ

መኪና ማለት የመንገድ ትራንስፖርት ማለት ነው። ሰዎችን ከአንድ ቦታ ወደ አንድ ቦታ የሚያጓጉዝ ብዙ የመኪና አይነቶች አሉ። የቤት መኪና አለ፣ ሰዎችን የሰዎች ማጓጓዣ መኪና አለ፣ የጭነት መኪና አለ፤ የተለያዩ እቃዎችን ጭኖ ከአንድ ቦታ ወደ አንድ ቦታ የሚያንቀሳቅስ ስለዚህ መኪና ማለት መጓጓዣ ማለት ነው።

እንደምን አመሹ ማለት ማታ ስንገናኝ የምንጠቀምበት የሰላምታ ልውውጥ ነው። አንድ ሰው ከውጭ ሲገባ እቤት ያለውን ሰው እንደምን አመሻችሁ ብዙ ከሆኑ ማለት ነው። ሽማግሌ ከሆኑ አባት ከሆኑ እንደምን አምሹ ይባላል ስለዚህ ማታ ስንገናኝ የምንጠቀምበት የሰላምታ ልውውጥ

ስለተገናኘን ደስ ብሎኛል። በተገናኘው ሰውዬ በዛ ባገኘው ሰውዬ ደስተኛ ከሆነ ብዙ ሀሳቦች ተለዋውጠው ተግባብተው ምንም አይነት ግጭት ሳይኖር በሰላም ሊለያዩ ሲሉ ወይ ቻው ሲባባሉ ስለተገናኘን ደስ ብሎኛል ይላል። አንደኛው አካል ማለት ነው።

ዲግሪ ማለት ያው ማዕረግ ነው። ማዕረግ የሚለውን ይገልጸዋል፣ አንድ ሰው ተምሮ አራት አመት ተምሮ ከዛ በኋላ ያንን የተሰጠውን ኮርስ ወይም ደግሞ ለዲግሪ የታቀደውን ኮርስ ከጨረሰ በኋላ ማረጉን ያው ዲግሪ ተብሎ ይመረቃል ማለት ነው።

ቀይ ሽንኩርት ማለት ከጓሮ ከጓሮ አትክልቶች ውስጥ አንዱ ነው። ቀይ ሽንኩርት በጣም ኢትዮጵያ ውስጥ በጣም ተፈላጊ ነገር ነው። ያለ ቀይ ሽንኩርት ምግብ አይሰራም፣ ወጥ አይሰራም። ወጥ የምንሰራበት ነው ቀይ ወጥ፣ አልጫ የተለያዩ የወጥ አይነቶችን አትክልትም ሊሆን ይችላል የምንሰራበት የአትክልት አይነት

አውሮፕላ ማለት የአየር ትራንስፖርት ነው። በአየር ላይ ነው የሚሄደው ወይም በሰማይ ላይ ነው የሚሄደው ስለዚህ ሰዎችን ከአንድ ቦታ ወደ አንድ ቦታ ከአንድ ሀገር ወደ አንድ ሀገር በቀላሉ በአጭር ሰዓት ውስጥ አንድ ቀን ወይም ሶስት ቀን የሚፈጅበትን መንገድ በሰላሳ ደቂቃ ውስጥ የሚያደርስ የትራንስፖርት አይነት ነው።

ሰማይ ማለት የከለር አይነት ነው። ከለርን ነው የሚወክለው ለምሳሌ ሰማይ ብሉ እንላለን በእንግሊዘኛ ሰማይ አሁን ሰማይ ከለር ነው። የከለር አይነት ነው ሌላ ትርጉም የለውም ሰማያዊ። እንደገና ደግሞ ወንድ የወንድ ከለርን። በሰማያዊ እንመስላለን በብዛት ወንዶች ሰማያዊ ከለር። ነው ስንት ምርጫቸው ማለት ነው

አዉቶቢስ ማለት የመንገድ ትራንስፖርት ነው። እና ሰዎችን ህዝብን ከአንድ ቦታ ወደ አንድ ቦታ የሚያንቀሳቅስ የመኪና አይነት ነው። እንደገና ደግሞ አውቶቢስ ያው ዋጋዉም ቅናሽ ነው። በተለይ ዝቅተኛ ኑሮ ያላቸው ሰዎች በአውቶቢስ ይጓጓዛሉ መጓጓዣ እና የመጓጓዣ አይነት

ዘይት ማለት ምግብ ወጥ የምንሰራበት ማለት ነው ለምግብ ማብሰያነት የምንጠቀምበት ለምግብ ማጣፈጫነት የምንጠቀምበት ነው። ዘይት ወጥ ላይ ይገባል አትክልት ላይ ይገባል የተለያየ ዳቦ ላይም አልፎ አልፎ በስሱ ልንጨምርበት እንችላለን የምግብ አይነት ነው

እወድሃለሁ ማለት ለወንድ ልጅ ነው የምንጠቀመው ፍቅራችንን የምንገልጽበት የቃላት አይነት ነው። ያው ሴትም ልትሆን ትችላለች ወንድም ሊሆን ይችላል ወንድ ለወንድም ይቻላል። እወድሃለሁ እወድሃለሁ ይባባል ሴት ልጅ ሆና ደግሞ ወንዱን እወድሃለሁ ልትል ትችላለች ፍቅሬን መገለጫ ማለት ነው

ኮፍያ ማለት ጭንቅላቴ ላይ ወይም ደግሞ ራስ ላይ የሚደረግ የአልባሳት አይነት ነው። ኮፍያ ከፀሀይ ይከላክልናል ከአዋራ ከዝናብም ትንሽ ትንሽ ቢሆን ጭንቅላታችን እንዳይመታን ይከላከልልናል። ስለዚህ ኮፍያ ጭንቅላታችን የጭንቅላታችን ሽፋን ማለት ነው በጭንቅላታችን ላይ የምናደርገው ጌጥም ሊሆን ይችላል

ቢሮ ማለት አንድ ስራ ወይም ደግሞ አንድ ድርጅት ሲቋቋም ያው የግል ቢሮ ደግሞ ለብቻው የድርጅቱ ቢሮ ያስፈልገዋል። ቢሮ ማለት መሪ የሚቀመጥበት አስተዳደሩ የሚቀመጥበት ቦታ ማለት ነው ወይም ክላስ ክፍል ማለት ነው። ያው ቢሮ ግዴታ ለአንድ ተቋም ያስፈልጋል

ዳቦ የምግብ አይነት ነው። ዳቦ ከገበያም ልናገኝ እንችላለን እቤታችንም ልንጋግር እንችላለን ለምሳሌ ኢትዮጵያ ውስጥ ባህላዊ ዳቦ አለ በገበር ምጣድ የሚጋገር በኮባ ገበር ምጣዱ ይጣዳል ገበር ምጣድ ማለት ከ ከሸክላ የተሰራ ነው። ከዛ ሊጡ እዛ ላይ ይደረግና በኮባ ተሸፍኖ እሳት ይነደድበታል ብረትምጣድ ይከደናል ከላይ ከላይም እሳት ይነደድበታል ቆንጆ ድፎ ዳቦ ይወጣዋል ማለት ነው። ዳቦ ያው የምግብ አይነት ነው

አገልግሎት ማለት ያው አገልግሎት ሰጪ ይባላል። ለማህበረሰቡ የሚያገለግሉ ማለት ነው። የሚረዱ የሚያግዙ አገልግሎት የሚሰጡ መረጃ የሚሰጡ ማለት ነው። አገልግሎት ማለት ነው። አገልግሎት ያው የተለያየ በተለያየ ቦታ ላይ አገልግሎቶች አሉ በስራ በቢሮ በተለያየ ቦታ ላይ አሉ

ገንዘብ ማለት ያው የምንጠቀምበትን ለመኖር የምንጠቀምበት እንትን አገልግሎት የሚሰጠን ነው ያለ ገንዘብ የሰው ልጅ መኖር አይችልም፣ ያው ገንዘብ ከሌለ መብላት የለም፣ መጠጣት የለም፣ መልበስ የለም፣ ስለዚህ ለሰው ልጅ ከመሰረታዊ ነገሮች ውስጥ አንዱ ገንዘብ ነው።

አሮጌ ማለት ያረጀ ነገር ማለት ነው። ያው ለመጣል ወይም ደግሞ ለመውደቅ የታሰበ የምንጥለው ነገር አምጊ ይባላል አዲስ ነገር ገዝተን ከዛ አገልግሎት ሰጥቶ ካበቃው በኋላ ጊዜውን ከጨረሰ በኋላ ካረጀ በኋላ አሮጌ ይባላል፣ የአሮጌ ተቃራኒ አዲስ ነው።

ሰኞ ማለት ከሰባቱ ቀናቶች ውስጥ የመጀመሪያው ቀን ነው። የስራ ቀናት ነው። የስራ ቀን የመጀመሪያው ሰኞ ነው። ሰኞ እንደውም በብዛት ኢትዮጵያ ውስጥ ብላክ ዴይ ይባላል በቃ ዱካክ ነው እሁድን አርፈን ቅዳሜን አርፈን ቅዳሜና እሁድ አርፈን ሰኞ ስንገባ ትንሽ ከበድ ይላል። እና ከባድ ደይ ነው የሚባለው ሰኞ

አንድ ማለት የቁጥር መጀመሪያ ማለት ነው ዜሮ ነው ከአንድ በፊት ግን አንድ አንድ ማለት ቁጥር ናት። ሌላ ነገር የላትም ያ ቁጥር የምንጀምርባት አንድ ናት አንድ ማለት በጣም በቀላል ነገር ናት፣ ለህፃናትም ለመጻፍ አንድ ቁጥርን ሲጽፉ ቅልል ነው የሚላቸው ቀላል ስለሆነች ማለት ነው አንድ ቁጥር በጣም ቀላል ነው።

አውሎ ንፋስ ማለት ሀይለኛ ተንቀሳቃሽ አየር ማለት ነው። አውሎ ንፋስ ማለት ማዕበልም ሊሆን ይችላል በንፋስ ዛፎች ሊገነጠሉ ይችላሉ ሊወድቁ ይችላሉ ቤቶች ሊወድቁ ይችላሉ ሀይለኛ ንፋስ ከሆነ ማለት ነው። አውሎ ንፋስ ማለት ከባድ ተንቀሳቃሽ አየር በጣም የሚነፍስ አየር ማለት ነው። ከዛ ውጪ ብዙ እንትን የለውም

ደቂቃ ማለት ጊዜን የምንለካበት የጊዜ መቁጠሪያ ማለት ነው። አንድ ደቂቃ ስልሳ ሰከንድ ነው። አንድ አንድ ሰዓት ስልሳ ደቂቃ ነው። ያው ደቂቃ ስልሳ አንድ ሰዓት ስልሳ ደቂቃ ነው ያው ሰአቶችን ወደ ሰዓት የምንሸጋገርበት ያው ወደ ደቂቃ ነው።

ቤተሰብ ማለት በአንድ ቤት ውስጥ አብረው የሚኖሩ የሰዎች ስብስብ ማለት ነው። ቤተሰብ ሁለት አይነት ቤተሰብ አለ መሰረታዊ ቤተሰብ እና ጥገኛዊ ቤተሰብ የሚባሉ ማለት ነው። መሰረታዊ ቤተሰብ ማለት እናት አባት ልጆች ማለት ነው። ከዛ ውጪ ግን ተጠግተው የሚኖሩት ጥገኛ ይባላሉ። ዞሮ ዞሮ ቤተሰብ ማለት አንድ ቤቶች ውስጥ በአንድ ጣራ ውስጥ የሚኖሩ የሰዎች ስብስብ

ኋላ ማለት አቅጣጫ ነው ወደ ከጀርባ በኩል ማለት ነው ከኋላ ይባላል ኋላ ይባላል፣ በሌላ ትርጉም ደግሞ ኋላ ነግሬሃለሁ ይባላል ማስጠንቀቂያም ሊሆን ይችላል። ያንን ነገር እንዳታደርግ ብለን የሆነ ዛቻን፣ ማስፈራሪያን ስንገልጽ ኋላ እንዳትፈጽመው ወይ ኋላ እንዳታደርግ ብለን ማስጠንቀቂያ የምንሰጠው ማለት ነው፤ ያው ኋላ ብቻውን ራሱን ችሎ አይቆምም የሆነ ቃል ተጨማሪ ቃል ይፈልጋል ዞሮ ዞሮ ማስጠንቀቂያና አቅጣጫን ይገልጻል።

ማስተካከያ ማለት የተበላሸን ነገር እንደገና ማደሻ ማለት ነው። እድሳት ሲደረግ ያ ነገር መስመር እንዲይዝ እና በትክክለኛ ቦታ ላይ እንዲገኝ የሚጨመርበት አገልግሎት የሚሰጥበት መሳሪያ ማለት ነው። ማስተካከያ ማለት

አፍ ማለት የሰውነታችን ክፍል ነው። አፍ ለብዙ ነገር ይጠቅማል በአፋችን እናወራለን፣ ምግብ ወደ ውስጥ አስገብተን እዛ ያው የምናኝከው በጥርሳችን ቢሆንም በአፋችን ምግብ ለመብላት ያገለግለናል። ለብዙ አየር ለማስወጣት ለማስገባት ያገለግለናል፣

ቃለ መጠየቅ ማለት አንድ ታዋቂ ሰው ሊሆን ይችላል ወይ ደግሞ። የሆነ አንድ መረጃ። የፈለገ ጋዜጠኛ መጥቶ ያንን ሰው በጽሁፍ አደራጅቶ። ጥያቄዎቹን መጀመሪያ በቅደም ተከተል ይዞ መጥቶ። ያንን ሰውዬ ፍቃደኝነቱን ጠይቆ ምልልስ የሚያደርግበት ማለት ነው። ንግግር የሚያደርግበት

የአየር ሁኔታ ማለት የአየሩ ቀዝቃዛማ ነው። ዝናባማ ነው። ብርዳማ ነው። ምን አይነት እንደሆነ አየሩን የምንናገርበት የምንገልጽበት ማለት ነው። ሁኔታው ምንድነው? አየሩ ምን ይመስላል? አየር ምን እንደሚመስል የምንገልጽበት ማለት ነው። የአየር ሁኔታ ማለት

ልትረዳኝ ትችላለህ ማለት ልትገነዘበኝ ትችላለህ ወይ የኔን ሀሳብ ታዳምጠኛለህ ወይ ታዳምጥና ሀሳቤን ትደግፍልኛለህ ወይ ለማለት ነው ሌላ እንትን የለም ጥያቄያዊ የአረፍተ ነገር ነው ትክክለኛ መልእክት ትክክለኛ ጥያቄ ነው ያው ሀሳቡን ልትረዳኝ ትችላለህ ወይ ለማለት በሁለት ሰዎች መካከል የሚደረግ ንግግር ነው

ጥሩ ማለት የሚወደን ነገር ማለት ነው ለስራም ሊሆን ይችላል ለትምህርትም ሊሆን ይችላል። ለምግብም ሊሆን ይችላል ቆንጆ ነገር ከሆነ እና የሚያምር ነገር እና ተቀባይነትን ሲያገኝ አንዱ ነገር ያ ነገር ተቀባይነትን ሲያገኝ ጥሩ ይባላል። ጥሩ ማለት መልካም እንደማለት ነው። በቃ አጠቃላይ አሪፍ እንደማለት ነው

እንደምን አደሩ ማለት ጠዋት ስንገናኝ የምናደርገው የሰላምተ ልውውጥ ነው። እንደምን አደሩ ማለት ለአንድ ታላቃችን ወይም ደግሞ ትልቅ ሰው ሽማግሌ ለሆነ ሰው ሰውዬ የምንጠቀምበት የሰላምታ ልውውጥ ነው። እንደምን አደሩ ስንል ለሴትም ሊሆን ይችላል በነገራችን ላይ

እገዛ ማለት እርዳታ ማለት ነው። ያ ሰው እገዛ በነገራችን ላይ በገንዘብ ብቻ አይደለም እርዳታ መርዳት ማለት ነው። ለምሳሌ በጉልበትም ሊሆን ይችላል፣። ሸክም ተሸክሞ እየሄደ ለምሳሌ ከብዶት ከሆነ ያ ሰው እገዛ አደረገልኝ አንድ ሰው ሸክሙን ተቀብሎ ካገዛው እገዛ አደረገልኝ ይባላል። ከዛ በብዙ ነገር ይተረጎማል፣

እርዳታ እፈልጋለሁ ማለት ትእዛዛዊ አረፍተ ነገር ነው። አንድን ሰው ወይ ደግሞ ከእኛ የተሻለ ሰው ከሆነ በሀሳብም ሊሆን ይችላል በገንዘብም ሊሆን ይችላል በእውቀትም ሊሆን ይችላል። እርዳታው ካስፈለገን እርዳታ ያስፈልገኛል እንላለን ማለት ነው። እርዳታ ማለት እገዛ ማለት ነው። ማገዝ ማለት ነው ከጎን መቆም ማለት ነው

መጥፎ ማለት ያው ተፈላጊነት ተፈላጊ ያልሆነ በሰው የሚጠላ ማለት ነው። ለምሳሌ መጥፎ ሽታ ሊሆን ይችላል መጥፎ ምግብ ሊሆን ይችላል መጥፎ ሰው ሊሆን ይችላል መጥፎን በብዙ ነገር ልንተረጉመው እንችላለን። በተለያየ ነገር ልንተረጉመው እንችላለን። መጥፎ ነገር ብዙ ናቸው።

ቡና ማለት ተቆልቶ ተፈጭቶ ተፈልቶ የሚጠጣ አነቃቂ ከሆኑ የመጠጥ አይነቶች ውስጥ አንዱ ነው። ቡና ደግሞ ኢትዮጵያ በቡና ትታወቃለች የቡና ምርት በጣም አላት። ወደ ውጭም በደንብ ኢንቨስት ታደርጋለች የቡና ማለት ነው

ሻይም እንደዛ ነው ሻይ ማለት ከ እንትን ከሚያነቃቁ ነገሮች ውስጥ አንዱ ነው ሻይ ትኩስ ነገር ነው። ሻይ ቅጠል ተደርጎ ውሃ ሲፈላ ከሻይ ቅጠል ጋር ተፈልቶ የሚጠጣ በስኳር ተደረጎ የሚጠጣ ለሰዎች ማንቂያ ማነቃቂያ የሚሆን።

ቆንጆ ማለት ውብ ማለት ነው ውብ ቆንጆ የሚለው ውብን ይገልጸዋል ወይም ደግሞ ሸጋ የሚለውን ይገልጻል ሸጋም ይባላል። ለሰው አይን ውስጥ የሚገባ። ለሰውም ቆንጆ ይባላል የሰው ልጅ ቆንጆ ነው ይባላል። ምግብም ቆንጆ ይባላል ልብስም ቆንጆ ይባላል በቆንጆ ብዙ ቁሳቁሶችና ብዙ ነገር ይገለጻል

መታጠቢያ ቤት የት ነው? ስንል ጥያቄያዊ የአረፍተ ነገር ነው ቦታን አቅጣጫን እና ቦታን ለመጠየቅ ስንፈልግ መታጠቢያ ቤት የት ነው? ብለን እንጠይቃለን ጥያቄው ያረፍተ ነገር ነው። ያ ሰውም ምላሹ መታጠቢያ ቤቱን አቅጣጫውን ያሳያል ወይ ደግሞ ወስዶ ለሰውየው ቦታውን ያሳየዋል ማለት ነው።

ትርፍ ማለት የምናተርፈው ነግደን የምናተርፈው ነገር ማለት ነው። ለምሳሌ የአንድ ሺህ ብር እቃ ገዝቼ አንድ ሺህ አምስት መቶ ብር ከሸጥኩት አምስት መቶ ብሩ የኔ ትርፍ ነው ማለት ነው። ከእቃው ላይ ያገኘሁት ትርፍ ማለት ነው። ትርፍ ማለት ከዋናው ሳይነካ ከዋናው ላይ ያገኘነው። ነገር

ብቃት ማለት ችሎታ ማለት ነው በቃ አንድ ሰው ብቁ ነው የሚባለው። በተሰጠው ሀላፊነት ላይ ወይ ደግሞ በተሰጠው ስራ ላይ ጥንቅቅ አድርጎ ያለማንም እርዳታ ጥንቅቅ ብሎ አጠናቆ ውጤት ሲያሳይ። ብቃት ይባላል ወይም ችሎታ ይባላል ብቁ ነው። ተብሎ ከአንድ ቦታ ወደ ሌላ ቦታ እድገት ይሰጠዋል

ቡናማ ማለት ያው የከለር አይነት ነው ቡኒ ነገር ነው ቡናማ ማለት ቡናውን ራሱን የሚመስል ማለት ነው። ቡና ያው ወደ ቀይም ወደ ጥቁርም ጥቁርና ቀይ መሃል የሚገኝ የከለር አይነት ሲሆን ቡናማ ማለት። ከለር ነው ቡና ቡና የተባለው በነገራችን ላይ ያው ወደ ቡና ከለር ስለሚወስደው ነው

እናት ማለት አምጣ የወለደችን ማለት ነው። እናት በነገራችን ላይ በጣም ብዙ ሀላፊነት ያለባት እናት እናትን የሚያውቀው የወለደ ሰው ብቻ ነው ስለ እናት የሚገባውና የሚረዳው ማለት ነው። እናት ማለት ያው ሀገራችንም እናታችን ናት ቀጣይ ደግሞ የወለደችን ወላጃችን አምጣ የወለደችን እናት ትባላለች።

ቢጫ ማለት የከለር አይነት ነው። ቢጫ በትርጉም ደረጃ ደግሞ ሰላምን ይወክላል እረፍትን ሰላምን ይወክልልናል ማለት ነው። በነገራችን ላይ ቢጫ ከለር እኔ በጣም ነው የምወደው። የቢጫ ከለር አድናቂ ነኝ። ቢጫ ምርጫዬ ነው የመጀመሪያ ምርጫዬ ቢጫ ነው

አጋር ማለት ተጋሪ ማለት ነው ተጋሪ ማለት አብሮ ተዋህዶ አንድ ላይ የሚኖር ማለት ነው። ለትዳርም ሊሆን ይችላል በብዛት የትዳር አጋር ነው የሚባለው። የትዳር አብሮ የሚኖር ችግሮቹንም ደስታንም ሀዘንንም ችግርንም አብሮ በጋራ አብሮ የሚፈታ ወይ ደግሞ አብሮ የሚካፈል ማለት ነው

ደሞዝ ደሞዝ ማለት አንድ ቦታ አንድ ድብጅት ላይ ተቀጥረን ከዛ በሰላሳ ቀን አንድ ቀን የምናገኘው አገልግሎታችን ማለት ነው የሰራንበትን የሚከፈለን ክፍያ ማለት ነው። ድርጅቱ ወይም ተቋሙ ስራችንን ብቁ ነው ለዛ ስራ ይመጥናል ብለው ስራ ሰቶን ያንን ስራ አንድ ወር ሰርተን ከዛ በኋላ ሲሞላ የሚከፈለን ክፍያ ደሞዝ ይባላል።

ሌሊት ማለት የምሽቱ ግማሽ ማለት ነው ሌሊት ማለት ማታ ይባላል ለምሳሌ ቀን እንላለን። ከዛ በኋላ ከሰአት እንላለን ከዛ ማታ እንልና ደግሞ የማታ ግማሽ ሌሊት ይባላል። ለምሳሌ ከአምስት ሰዓት እስከ አስር ሰዓት ያለው ሌሊት ይባላል

ቀይ ማለት ከለር ማለት ነው የከለር አይነት ነው። ቀይ በብዛት የኢትዮጵያ ባንዲራ አሁን ቀይ አለው ከለር ነው። ሌላ ተጨማሪ ነገር የለውም። አረንጓዴ ቢጫ ቀይ የኢትዮጵያ ማንዲራ ነው። ስለዚህ ከዛ ዉስጥ አንዱ ቀይ ነው። ቀይ የከለር መገለጫ ነው። ከለር ነው

ፍራፍሬ ማለት ከእጽዋት የምናገኘው የምግብ አይነት ነው። ፍራፍሬዎች በብዛት በሽታ ተከላካይ ናቸው ፍራፍሬ የምንላቸው ሙዝ፣ ብርቱካን፣ አቦካዶ፣ ፓፓያ፣ ሎሚ አናናስ እነዚህ እነዚህ አጠቃላይ ሙዝ፣ ሙዝ ብያለሁ ቅድም ችግር የለውም ፍራፍሬ ናችሁ።

መናፈሻ ማለት መዝናኛ ማለት ነው። ሰው አሁን ተጨናንቆ የሆነ መናፈስ ፈልጎ መዝናናት ፈልጎ እዛ ቦታ ላይ ሲሄድ ቆንጆ ንፋስ ያለበትና ንጹህ አየር ያለበት እጽዋቶች። ዙሪያው እፅዋት የተተከለ ንጹህ እና አየር ንጹህ ያለበት አየር መናፍሻ ይባላል

አልጋ ማለት የሰው መኝታ እረፍት የምናደርግበት ማለት የምንተኛበት ማለት ነው። እዛ አልጋ ማታ ማታ እንተኛበታለን፣ ጠዋት ስናነሳ እናነጥፋለን ለማታ መኝታችን ማለት ነው፣ ስለዚህ አርጋ እረፍት የምናደርግበት የምንተኛበት ለመኝታ የሚያገለግል የቤት እቃ ነው።

ባንክ ማለት ገንዘብ የምናስቀምጥበት ተቋም ነው። ኢትዮጵያ ንግድ ባንክ አለ አሁን ኢትዮጵያ ውስጥ ኢትዮጵያ ንግድ ባንክ የመንግስት ባንክ ነው። ገንዘባችንን ያለ ስጋት ያለ ጭንቃት ወስደን የምናስቀምጥበት ቦታ ነው። ባንክ ቤት ማለት ነው። ስንፈልግ ደግሞ በ ምንፈልግበት ሰዓት ሄደን የምናወጣበት የምናስቀምጥም ለት እና የምናወጣበት የገንዘብ ማስቀመጫ ነው

እግር ማለት ለመራመድ የሚያገለግል የሰውነታችን የአካል ክፍል ነው። እግር ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የምን የሚያገለግለን መሳሪያ ነው። ለኛ ብቻ አይደለም ለሰው ልጅ ሳይሆን ያ የተወሰኑ እንስሳቶችም እግር አላቸው ሁለት እግር አራት እግር መንቀሳቀሻ ነው። እግር ማለት ነው

ሜይ ግንቦት ነው። የወራቶች ከወራቶች ውስጥ ሜይ ማለት በእንግሊዘኛ ነው። በአማርኛ ግንቦት ማለት ነው። በእንግሊዘኛ ጃንዋሪ፣ ፌቨሪዋሪ፣ ማርች፣ ኤፕሪል፣ ሜይ አምስተኛ ወር ማለት ነው። በእንግሊዘኛ ስለዚህ ሜይ ማለት ወር ነው። ሌላ ነገር የለውም። ወር ነው።

ተቀበል ማለት አንድ ነገር እንካ ማለት ነው እንካ ስትለው ያን ነገር ተቀበል ስጦታም ሊሆን ይችላል፣ እቃም ሊሆን ይችላል ሰው ለአንድ ሰው ሲያቀብል ያኛው ደግሞ በእጁ ይቀበላል ማለት ነው ትእዛዝ አስተላለፍ ማስተላለፍ ማለት ነው ተቀበል ማለት።

እቅድ ማለት ስራ ለመስራት በጽሁፍ የምናስቀመጠው ማስታወሻ ማለት ነው። ፕላን የሚለው ይገጽዋል እቅድን ማለት ነው። እቅድ ከሌለ ስራ አይስራም። ስራ ለመስራት የምንጠቀምበት አስቀድመን የምናቅደው እቅድ ይባላል።

ሸሚዝ ማለት የልብስ አይነት ነው የአልባሳት አይነት ነው የሚለበስ ማለት ነው የወንድ ሸሚዝ አለ የሴት ሸሚዝ አለ። እጄ ሙሉ ሸሚዝ አለ እጄ ጉርድ ሸሚዝ አለ። ሸሚዝ ማለት ልብስ ነው። አልባሳት ነው ረጅም ሸሚዝ አለ አጭር ሸሚዝ አለ። እንደ ሰውየው ምርጫ የተለያዩ ሸሚዞች አሉ

ብርቱካናማ ማለት የከለር አይነት ነው ከለር ነው። ብርቱካን የብርቱካን ዛፍ አለ። ከዛ ብርቱካን መጀመሪያ አረንጓዴ ይሆናል ለመበላት ሲደርስ የብርቱካን ከለር ከለር ራሱ የተፈጥሮ ከለር አለው። ስለዚህ በዛ በብርቱካን ስያሜ ብርቱካናማ ይባላል ከለር ነው። ብርቱካናማ ሌላ ነገር የለውም

ነጭ ማለትም ከለር ነው። ሌላ ነገር የለውም። የከለር አይነት ነው ንጹህ ማለት ነው ምንም ነገር የሌለው ነጭ ማለት የነጣ ንጹህ ንጽህናን ለመግለጽ እንደውም ነጭ ሚባል ነገር እንጠቀማለን ማለት ነው። ነጭ ማለት ከለር ነው። ያው የተለያዩ ከለሮች አሉ ከነዛ ውስጥ አንዱ ነጭ ነው

ስልክ ማለት መልእክትን በአጭሩ መልእክት የምንቀበልበት መልእክት የምናስተላልፍበት ርቀት ያለው ቤተሰብም ሊሆን ይችላል የምናውቃቸው ሰዎች ሊሆኑ ይችላሉ የስራ ጉዳይም ሊሆን ይችላል። መልእክት የምናስተላልፍበት ወይ የምንቀበልበት መሳሪያ ማለት ነው ስልክ

አማርኛ አልችልም ችሎታ የለኝም። አማርኛ መናገርም ሊሆን ይችላል መጻፍም ሊሆን ይችላል። አማርኛ ቋንቋ አልችልም ጽሁፍ አልችልምም ሊሆን ይችላል። እኔ ይሄን አልሰራም እንደማለት ነው። መስራት አልችልም። አልሰራም የሚለውን ትርጉም ይይዛል። አማርኛ አልችልም አልሰራም አማርኛ አልሰራም

ኦገስት ማለት በአማርኛ ነሀሴ ማለት ነው ወር ነው። ኢትዮጵያ ውስጥ አስራ ሶስት ወራቶች አሉ ከአስራ ሶስት ወራቶች ውስጥ አስራ ሁለተኛው ወር ነሀሴ ይባላል ነሀሴ በእንግሊዘኛ ኦገስት ነው። የወር አይነት ነው ወራት ናቸው ወር ወር ማለት ነው ኦቨርስት ማለት ወር ነው።

በር ማለት መዝጊያ ማለት ነው። ቤታችን በር አለው ወይ ደግሞ መዝጊያ አለው? ጅብ እንዳይገባ የተለያዩ አራዊቶች እንዳይገቡ። ነፍሳቶች እንዳይገቡ። እና ደግሞ ብርድ ንፋስ እንዳይገባ ዝናብ እንዳይገባ። የምንከለልበት የምንከለልበት ቤታችን የምንዘጋበት በር ይባላል

እርዳታ ማለት እገዛ ማለት ነው። አንድ ሰው በጉልበቱ ደክሞ ሊሆን ይችላል በገንዘቡ ደክሞ ሊሆን ይችላል በተለያየ ነገር። እርዳታ ካስፈለገው እገዛ የምናደርግበት ማለት ነው። በእኛም ባለን አቅም በቻልነው በሀሳብም ሊሆን ይችላል የምናግዝበት እገዛ ማለት ነው። እርዳታ ማለት ነው

ማየት ማለት ትክክለኛ ትርጉሙ መመልከት ማለት ነው። ያው አይን ለማየት ነው የሚጠቅመው አንድ ነገር ካላየን ያንን ነገር ልንረዳ አንችልም ማየት እንዳለ ሆኖ ነገር ግን ማየት ትክክለኛ ትርጉሙ መመልከት አየ ሲል ተመለከተ የሚለውን ትርጉም ይይዛል

ስድስት ማለት ቁጥር ማለት ነው። የቁጥር አይነት ነው ስድስት ቁጥር ስድስት ጭልፋ መሳይ ይላሉ ልጆች ራሱ ሲቆጥሩ ማለት ነው ጭልፋ አይነት ናት ቅርጿ ለመጻፍ ግን ብዙ አታስቸግርም አንድ ሁለት ሶስት አራት አምስት ብለን ስድስት እንላለን ማለት ነው ስድስት ቁጥር ነው።

ፖሊስ ደወል ማለት ያው የሆነ ነገር ሲገጥመን ፖሊስ መስማት ካለበት እና ማወቅ ካለበት ወደ ፖሊስ ሪፖርት የምናደርገው ነገር ወይም ደግሞ መረጃ መስጠት ማለት ነው ለፖሊስ ማለት ነው። ፖሊስ ጋር ሄደን መልእክት በትክክለኛ ያየነውን ነገር የምንናገርበት

ፕሮጀክት ማለት ስራ ማለት ነው። አንድ ትክክለኛ ትልቁ ስራ ማለት ነው ስራ ፕሮጀክት ማለት የአንድ የአንድ ቦታ ላይ የታቀደ እቅድ የተዘጋጀ ዝግጅትና ክንውን አጠቃላይ የሚሰሩት ስራዎች ማለት ነው ስራ ስራ የሁሉም ስራዎች ፕሮጀክት ይባላሉ።

ክፍል ማለት ሁለት ትርጉም ነው ያለው አንደኛው መኖሪያ ክፍል አንድ ክፍል ሁለት ክፍል ሶስት ክፍል እያልን። ለቤት ለመኖሪያ ቤት የምንጠቀምበት ማለት ክላስ ወይም ደግሞ ክፍል እንለዋለን ለትምህርት ቤትም እንደዛው። ሌላ ደግሞ ክፍል አንድ ክፍል ሁለት ክፍል ሶስት እያልን መጽሐፍ ላይ። ምዕራፍ አንድ ምዕራፍ ሁለት እንደምንለው ክፍል አንድ ክፍል ሁለት እንላለን ማለት ነው። ክፍል ማለት ያው ፓርት ይሄ ምንድነው? መለያ ማለት ነው

ትላንትና ማለት የዛሬ የዛሬ አላፊ ጊዜ ማለት ነው። ዛሬ አሁን ነገ ነገ ዛሬ አልቆ ነገ ጋር ከደረስን ዛሬን ትላንትና እንላለን ማለት ነው። ትላንትና ማለት ዛሬ የነበረ ነው ቀን ነው ጊዜ ነው በነገራችን ላይ ያለፈ ነገር ማለት ነው ያለፈ ነው ትላንት

ኩሽና ማለት ምግብ የምናበስልበት ማለት ነው። ኩሽና ማለት ከመኖሪያ ቤታችን አጠገብ ሰርተን ከዛ በኋላ ምግብ ነክ ነገሮችን የምናዘጋጅበት ኩሽና ይባላል። ምግብ እንጀራ ወጥ እና የተለያዩ ነገሮችን የሚበሉ ነገሮችን የምናዘጋኝበት ነው። ኩ ሽና

ልጅ ማለት ያላደገ ህፃን ህፃንም ሳይሆን በቃ ልጅ ልጅ ማለት ትልቅ ያልሆነ ታዳጊ ማለት ነው ትርጉሙ ልጅ ማለት ታዳጊ የሚያድግ ማለት ነው። ገና ከልጅነት ወደ ሰው ያልተሾካከረ እያደገ ያለ ማለት ነው መንገድ ላይ የለ እድገትን ጀምሮ መንገድ ላይ የለ ታዳጊ።

ጥሬ ገንዘብ ማለት እጃችን ላይ ያለ ማለት ነው ያልተዘረዘረ ያልተነካ ወይ ደግሞ እቃ ላይ ያልዋለ የሚቆጠር ማለት ነው። እጃችን ላይ ሆኖ የሚቆጠር ነገር ጥሬ ገንዘብ ይባላል። ወደ እቃ ላይ የልዋለ ወይ ንብረት ላይ ያልዋለ ብር ማለት ነው

ሰረዝ ማለት። ጽሁፍ አዲስ ሀሳብ ወይም ደግሞ አዲስ አረፍተ ነገር ስንጀምር መጀመሪያ ከመጀመሪያችን በፊት ሰርዝ አድርገን ከዛ በኋላ ጽሁፋችንን እንቀጥላለን። ጽሁፉ አረፍተ ነገሩ ተቋጭቶ ከተዘጋ። አሁንም ሌላ ሰረዝ እያለን ሰረዝ ማለት ለማንበብ። ጽሁፎችን ለመለያ ያገለግላል

መልካም ልደት ማለት ምኞት ማለት ነው በቃ ትክክለኛ አረፍተ ነገር ነው ምንም ስህተት የለውም። መልካም ልደት ማለት። ጥሩ ልደት ይሁንልህ የደስታ ጊዜ አሳልፉ። ጥሩ ነገር ጥሩ ነገር መመኘት ማለት ነው። ልደቱ ላይ ያለው ፕሮግራሙ ዝግጅቱ ቆንጆ እንዲሆን አስቀድሞ መመኘት ማለት ነው

ማሳወቂያ ማለት መረጃ መስጫ ማለት ነው። አንድ ቦታ ላይ ማሳወቂያ ቦታ መሆኑ ከታወቀ ሰዎች በቀላሉ ሄደው እዛ ቦታ ላይ ሚፈልጉትን ጥያቄ ሰው ከመጠየቅና የተሳሳተ መረጃ ከመያዝ ሄደው እዛ ጋ ማሳወቂያ ቦታ ላይ አንብበው ወይም ጠይቀው ሀሳቡን ይገነዘባሉ

ባል ማለት አጋር ማለት ነው ወንዱ ማለት ወንዱ ባል ይባላል ሴቷ ደግሞ ሚስት ትባላለች። ባልና ሚስት አንድ ላይ የሚኖሩ ወይም ደግሞ አንድ ላይ ቤተሰብ የሚመሰርቱ ማለት ነው ከዛ በኋላ ልጆች ይፈጠራሉ። ከዛ እናት አባት ይሆናሉ። ባል ማለት ወንዱ ነው። ሚስት ማለት ደግሞ ሴቷ ናት። ስለዚህ ባልና ሚስት ይባላል

ቀሚስ ማለት የአልባሳት አይነት ነው የሚጠቀሙትም ሴቶች ናቸው። ያው ቀሚስ አጭር ቀሚስ አለ። ሙሉ ቀሚስ አለ። ረጅም ቀሚስ አለ እጀ ጉርድ አለ እጀ ሙሉ አለ ብዙ የቀሚስ አይነቶች አሉ። እንደ ሰውየው ምርጫ የተለያዩ የቀሚስ አይነቶች አሉ

አመት ማለት አስራ ሁለት ወር ነው። በአለም ማለት ነው በኢትዮጵያ ደግሞ አስራ ሶስት ወር አንድ አመት ነው ቋግሜ ስላለች ቋግሜ አምስት ቀን አለች ኢትዮጵያ ውስጥ ሌላው ጋር ግን አስራ ሁለት ወራቶች ቆጥረን ከዛ አስራ ሁለት ወር ሲሞላ አንድ አመት እንላለን አመት ይባላል ማለት ነው። አመት ማለት ወራቶች የስራ ሁለት ወራቶች ድምር ውጤት አመት ይባላል።

ዶሮ ማለት የቤት እንስሳት ውስጥ የምትመደብ እንስሳናት ዶሮ ሁለት እግር አላት ከዶሮ እንቁላል እናገኛለን። በተጨማሪ ደግሞ ዶሮ ተፍልፍሎ ጫጩት ወይም ደግሞ ሌላ ተጀማሪ ዶሮ ይዛልን ትመጣለች። ዶሮ ኢትዮጵያ ውስጥ የዶሮ ወጥ ደግሞ በጣም አሪፍ ተፈላጊ ምግብ ነው

ውሃ ማለት የሚጠጣ ነው። ውሃ ጣዕም የለውም ሽታ የለውም። ያው ውሃ ንጹህ ውሃ ሽታ የለውም። ውሃ ማለት ለብዙ ነገር ያገለግላል የሰው ልጅ ለመኖር ውሃ ያስፈልገዋል። ያለው ውሃ መኖር አይችልም ያለ ምግብ ሰባት ቀን መቆየት እንችላለን። ያለ ውሃ ግን አንድ ቀን መቆየት አንችልም። ውሃ ማለት የሚጠጣ ነገር ነው

ስራ ማለት የሚሰራ ወይም የሚከናወን ነገር ማለት ክንውን ማለት ነው። ስራ የተለያዩ ስራዎች አሉ ማስተማር ስራ ነው። ማረስ እርሻ ስራ ነው። ማከም ስራ ነው። መሸጥ ስራ ነው መግዛት ስራ ነው። የተለያዩ የስራ አይነቶች በጣም ብዙ ስራዎች አሉ። ስራ ማለት ግን እንደ ትርጉም ስራ ማለት ማከናወን ክንውን ማለት

ትምህርት ቤት ማለት ትምህርት የሚሰጥበት ቦታ ማለት ነው። የመማር የሚፈልጉ ተማሪዎች የሚሄዱበት እና የቀለም ትምህርት ቀስመው እውቀት ይዘው የሚመጡበት ቦታ ትምህርት ቤት ይባላል። በትምህርት ቤት ብዙ ነገሮችን ከትምህርት ቤት ብዙ ነገር እናገኛለን ብዙ እውቀት እናገኛለን

እንኳን ደህና መጡ ማለት ከውጪ። አንድ እንግዳ ተጋባዥ እንግዳ ወደ ውስጥ ሲገባ እንኳን ደህና መጡ ተብሎ። ይጻፋል ወይ ደግሞ ሰውየው በር ላይ ቆሞ አበባ ይዞ አበባውን እየሰጠ እንኳን ደህና መጡ የሚል አክብሮትን ይገልጻል ማለት ነው። እንኳን ደህና መጡ ማለት የአክብሮት አቀባበል ነው

ምግብ ቤት ማለት የሚበላ ያለበት ቤት ማለት ነው የሚበላ የሚገኝበት ቤት ማለት ነው ምግብ ቤት እዛ ቦታ ላይ ሄደን ምግብ ስንፈልግ ምግብ ቤት ሄደን ምግብ እንበላለን ማለት ነው። ምግብ ቤት ማለት ያው ምግብ የሚሰራበት የሚዘጋጀበት ቦታ ምግብ ቤት ይባላል

ወይን ጠጅ ማለት የከለር አይነት ነው። ግሬብስ አይነት ከለር ነው። ወይን ጠጅ ሲል ራሱ በነገራችን ላይ የወይን ጠጅ አድናቂ ነኝ። ወይን ጠጅ ከለር በጣም ነው የምወደው። ዞሮ ዞሮ ግን ወይን ጠጅ የከለር አይነት ነው። ወይን ጠጅ ከለር ቀይ ከለር ሰማይ ከለር እንደምንለው ከለር ነው ወይን ጠጅ ማለት

ልብስ ማለት የሚለበት ነገር ማለት ሰውነታችንን ለሰውነታችን ንፋስ ብርድ ፀሀይ እንዳይመተው የሚሸፍነን ልብስ ይባላል። ልብስ ማለት ሙቀት የምናገኝ ሙቀት ብርድ እንዳይሰማን ሙቀት እንድናገኝ የሚያደርገን ሰውነታችን የምሸፍነን አልባሳት ልብስ ይባላል።

መናገር ማለት ማውራት ማለት ነው። የተለያዩ ሰዎች በተለያዩ ምክንያት ይናገራሉ ወይም ያወራሉ ስለዚህ መናገር ማለት ማውራት ማለት ነው። ስለምናውቀው ነገር ለዛ ሰውዬ መልእክትም ሊሆን ይችላል፣ መረጃም ሊሆን ይችላል፣ ሀሳብም ሊሆን ይችላል፣ ማውራት ከውስጥ ላይ ያለውን ነገር ለሌላ ሰው ማስተላለፍ ማለት ነው።